መስኮቴን ብዙ ጊዜ እንደ ሁኔታው ነው። ክፍት ብዙ ጊዜ አልተውም። ነገር ግን አንዳንድ ጊዜ ክፍት አደርገዋለሁ ምክንያቱም ምንድነው? ክፍት የማደርግበት ምክንያት። መስኮት ያው አየር ለማስገባት ብርሃን ለማስገባት በተለይ እኔ የምኖርበት ቤት ደግሞ ብርሃን እናስገባለን። ምክንያቱም አየር እንኳን ያው በእርግጥ በተለያየ መንገድ ሊገባ ይችላል። ግን በደንብ ለማስገባት አየር እንጠቀምበታለን። ብርሃን በእርግጥ መስታወት ነው እኔ አሁን ያለሁበት ቤት። በመስታወት እንትን ያለ ስለሆነ ብርሃን በደንብ ይገባል። ግን አሁን አየር ለማስገባት ነው በአብዛኛው የምንጠቀምበት የምንከፍተው። መቼ ነው? ጠዋትና ቀን ላይ እንደገና ደግሞ ወደ ማታ እንከፍታለን በተለይ ቤት ውስጥ እኔና ባለቤቴ ካለን ያንን እናደርጋለን። ነገር ግን ፎቅ ላይ ስለሆነ አፓርትመንት ላይ ስለሆነ የምንኖረው ኮንዶሚኒየም ላይ ስለሆነ የምንኖረው ልጆች ደግሞ ለእድሜያቸው ያልደረሰ ልጆች ህፃናት ልጆች ስላሉን በመስኮት እንዳይወድቁ ስንል ምንድነው የምናደርገው መስኮቱን እኛ እያለን ብቻ ነው የምንከፍተው። ሌላ ጊዜ ግን መስኮቱን አንከፍትም ምክንያቱም ማነው? ሌላ ጊዜ ቤት ውስጥ እያለን መስኮቱን በጠዋት ገና እርሊ አስራ ሁለት ሰዓት አካባቢ ወይም ከዛም ቀደም ብሎ ወይ አንዳንድ ጊዜ ደግሞ ከዛም እረፈድ ሲል እንከፍታለን። ነገር ግን በአብዛኛው ቤት ውስጥ ያው በዛ ሰዓት ስለምንኖር ነው እንደዛ የምናደርገው። ቀጥሎ ደግሞ ቀን ላይ ቤቱ ውስጥ ካለ ንጹህ አየር እንዲገባ በሚል። በነገራችን ላይ መስኮቱን ብቻ ሳይሆን በሩንም ነው የምንከፍተው እኛ። በር አለ የበረንዳ በር የምንለው አለ። ከዛ በዛ በበረንዳው በር ንፋስ እናስገባለን በመስኮት ንፋስ እናስገባለን የልጆች መኝታ ክፍል መስኮት ይከፈታል የኛ መኝታ ክፍል መስኮት ይከፈታል የበረንዳው በር ይከፈታል የዋናውንም በር አንዳንዴ እንከፍታለን። ከዛ ወደ ኮሪዶር ወደ በረንዳ ያው ንፋስ በደንብ ቤቱን ገብቶ እንዲወጣ ሽንት ቤቱንም በር እንከፍታለን። መስኮት እንከፍታለን ትናንሽ መስኮቶችን ከላይ እንከፍታለን። በዛ የምንፈልገውን አየር እናስገባለን። ከዛ አየሩ በደንብ በቤቱ ውስጥ ከተናፈሰ በኋላ ምን እናደርጋለን? መስኮቶችን እንዘጋልን ቶሎ ብለን። ከዛ በኋላ ያው እንግዲህ ቤት ውስጥ ደግሞ በማንኖርበት ጊዜ ስንወጣ ልክ ቅድም እንደተናገርኩት። ልጆች በመስኮት ወሬ እንይ ወይ ደግሞ አንዳንድ ነገር እናድርግ ብለው ወደ ታች ሲያዩ በዛው እንፈትሽ እንሞክር ብለው መውደቅ እንዳይኖር ፍርግርግም ስላልተደረገ ግሪል ስላልተደረገለት የብረት ፍርግርግ ስላልተደረገለት መስኮቱ እንዳይወድቅ እንዳይወድቁ ስንል አንከፍተውም። ግን አሁን እናስባለን የብረት ፍርግርጎች ለማሰራት እናስባለን ያ ከተሰራ በኋላ ግን በነጻነት እነሱ ባሉበትም ከፍተን ልንሄድ እንችላለን። ምናልባት እቃ አውጥተው ልጆች ስለሆኑ ከሼልፍ ላይ መጽሐፍት ወይም ደግሞ ከሳጥን ወይም ከሻንጣ ውስጥ ወይ እንትን ምንድነው ጨርቅ ወይም ልብስ አውጥተው ሊጥሉብን ይችላሉ። የሚል ስጋት ስላለን ያንን እንግዲህ ያው ትልልቆቹ ልጆች እንዲጠብቋቸው አድርገን ትንንሾቹ ያን ያን ጥፋት እንዳያደርጉ እንዲጠብቋቸው ለትልልቆቹ አደራ ሰጥተን መስኮቱን ከፍተን የምንሄድ ይሆናል። እኔ ድሮም ጀምሮ መስኮት ሲከፈት ደስ ይለኛል። አየር ሲገባ በተለይ ክፍለ ሀገር በነበርኩበት ጊዜ ያው መስታወትም ያለባቸው ቤቶች ስላልሆኑ አዲስ አበባ እንኳን መኖር ከጀመርኩ። በትዳር ወይም ደግሞ ልጆች ወልጄ ራሴን ችዬ ቤት መስርቼ መኖር ከጀመርኩኝ። ያው ያሉኝ ቤቶች ወይም ደግሞ የምንኖርባቸው ቤቶች መስኮት ያላቸው የመስታወት መስኮት ያላቸው ብርሃን የሚያስገቡ ሆነው ስለተዘጋጁ ስለተሰሩ ችግር የለውም። ነገር ግን ክፍለ ሀገር በሆንኩበት ሰዓት የግድ መስኮት እከፍት ነበር እና መስኮት ከፍቼ አንዳንድ ጊዜ በደንብ ለሁለቱም አላማ እጠቀም ነበር። ብርሃንም ለማስገባት እንደገና ደግሞ እንዲሁ አየር ለማስገባት እጠቀም ነበር እና አንዳንዴ ወሬም ለማየት ወደ ውጪ አሻግሮ ያለውን አካባቢውን ለመቃኘት

የድርጅት ዝግጅቶችን እሳተፋለሁ? ትሳተፋለህ ወይ ለሚለው ጥያቄ እሳተፋለሁ በተለይ እኔ እንግዲህ ባሳለፍኩት የስራ ታሪክ። የመንግስት ድርጅት ውስጥ ነው በመጀመሪያ ተቀጥሬ የሰራሁት። እንድ አስተማሪ በዛን ጊዜ ያው ስብሰባዎች በሚኖሩብን ወቅት እሳተፋለሁ ማለት ያው ስብሰባዎች በተለይ እኛ አስተማሪዎች ከመንግስት ጋር ስብሰባ እናደርጋለን። እንደገና ደግሞ ከእርስ በእርስ እርሳነ መምህራን ሱፐርቫይዘሮች እንዲሁም ደግሞ የትምህርት አመራሮች በየደረጃው ያሉ ሰብሰባ ጥሩናል። ዝግጅቶችን አውደራ አውደር እዮችን ወይም ስልጠናዎችን ያዘጋጁልናል በዚያ ወቅት እኔ ምንድነው የማደርገው? እሳተፋለሁ ማለት በአብዛኛው እንደውም በስብሰባ በጣም ብዙ እኔ ራሴ ከዝግጅትም ከመሳተፍም አልፌ ዝግጅቶችንም መርቼ አውቃለሁ ዝግጅቶችንም አስተባብሬ አውቃለሁ ስለዚህ በዛ ወቅት ከፍተኛ የሆነ ተሳትፎ ነው የማደርገው። ለምሳሌ የኮሌጅም ኳሊቲ አሹራንስ ወይም የጥራት ማረጋገጥ የስራ ሂደት መሪ ሆኜ ሰርቻለሁ። መሪ ሆኜ ስለሰራሁ በዛ ወቅት በሰራሁበት ጊዜ መሪ ሆኜ በሰራሁበት ወቅት ወደተለያዩ አይነት የጥራት ማረጋገጥ የሚመለከቱ ስብሰባዎችን ስልጠናዎችን እካፈላለሁ እካፈል ነበር። እና በብዛት እንደዛ አይነት ነገሮች ዝግጅቶች ላይ አውደ ርእዮች ላይ የተለያዩ ነገሮች ላይ ተሳትፎን በማድረግ ተሳትፎን በማድረግ ያው የሚጠበቅብኝን አስተዋጽኦ ንቁ ተሳትፎ በማድረግ የራሴን የበኩሌን አስተዋጽኦ አበረክት ነበር። እና ይሄ በድርጅቶች ዝግጅቶች ላይ ትሳተፋለህ ወይ የሚለው? በጣም ተሳታፊና በጣም ተሳታፊ ብቻ ሳይሆን ንቁ ተሳታፊ ነበርኩኝ። እና በዚያ ወቅት እንግዲህ በሚሰሩ ተግባራት ላይ በንቃት በመሳተፍ ገንቢ አስተዋጽኦ ካላቸው ተሰብሳቢዎች መካከል ለመሆን ራሴን በንቃት በማሳተፍ ከስብሰባው የሚገኘውን ከ ከዝግጅቱ የሚገኘውን ከስልጠናው የሚገኘውን አስተዋጽኦ በማበርከት ለሚፈለገው አላማ እንዲውል የተዘጋጀው ዝግጅት የሚፈለገውን አላማ ወይም ግቡን እንዲመታ ከ ለማድረግ ከሚስማሙ ወይም ከሚጥሩ ሰዎች መካከል ሆኜ ነው። ራሴን ብዙ ጊዜ የማገኘው እና ከዛ ተምሮ ለመሻሻል ለመለወጥ ለመለወጥ ደግሞ ከዛ ዝግጅት ቁም ነገሮችን ለመቅሰም ለመማር የሚረዳውን ነገር ሁሉ ለማድረግ በደንብ ተዘጋጅቼ ደግሞም በዝግጅቶች ወቅት ማስታወሻ ይዤ በመገኘት ትክክለኛ የሆነ ምላሽ በመስጠት ስለ ዝግጅቶችም በምጠይቅበት ጊዜ መጠይቆች በሚቀርቡልኝ ጊዜ መጠይቆችን በመሙላት እነዛን መጠይቆች ሚጠቀምባቸው አካል በቂ ግንዛቤ እንዲያገኝ በቂ መረዳት እንዲያገኝ በቂ መረጃ እንዲያገኝ እጥራለሁ ማለት ነው። እና ከዚህ አንፃር ዝግጅቶችን ትሳተፋለህ ወይ ተብሎ ለተነሳልኝ ጥያቄ? የድርጅት ዝግጅቶችን እሳተፋለሁ እንደውም በመሪነት ደረጃ በማኔጅመንት ደረጃ በከፍተኛ አመራር ደረጃ አገልግዬ ስለማውቅ ከፍተኛ አማራ አመራሮች የሚሳተፉባቸውን የሚመካከሩባቸውን ደግሞ የሚሰለጥኑባቸውን ስፍራዎች ጊዜዎች ያው በከፍተኛ ደረጃ በመሳተፍ ከዛ የሚገኘውን ቁም ነገር በመቅሰም ስብሰባውን ለተዘጋጀለት እና ለሚመለከተው አላማ እንዲዉል